ልብስ በእጅ ታጥባለህ የሚል ጥያቄ? አዎ ብዙ ጊዜ ኤሌክትሮኒክስ የሆኑ ነገሮች ገና በአካባቢው ስላልተለመዱ የምንጠቀመው ማንዋሊ በሆኑ መሳሪያዎች ስለሆነ። እኔ የምጠቀመው ማጥበው በእጄ ነው ማለት ነው።

በስራ ላይ ምን ተግዳሮት አለ? በስራ ላይ ምን ተግዳሮት አለ ለሚለው ጥያቄ? ማንኛውም ስራ ላይ ቻሌንጆች ወይንም ተግዳሮቶች ያጋጥማሉ እሱ እነሱን ነገሮች ለማለፍ ብዙ መስዋዕትነት መክፈል ያስፈልጋል ማለት ነው። እኔን የሚገጥመኝ ኮንሲስተንሲ ወይም የቀጣይነት ችግር ነው። አንድን ስራ ተከታታይ ጊዜ መስራት ወይ ውጤታማ እንድንሆን ድረስ የመስራት ቀጣይነት ችግር በጣም እንትን ይለኛል ተግዳሮቴ ነው። እሱ ደግሞ ቶሎ ውጤታማ እንዳልሆን እያደረገኝ ነው ማለት ነው። በውጤቴ ላይ ተጽዕኖ እያመጣ ያለነው። ሶ ይሄ አሉታዊ ወይም ውጤት ቶሎ እንዳናመጣ የሚያደርግ ተግዳሮት ኔጌቲቭ የሆነ ወይም አሉታዊ የሆነ ነገር ነው ማለት ነው

አስተያየት መቀበል ትወዳለህ? አስተያየት መቀበል ትወዳለህ አዎ እንግዲህ አስተያየት መቀበል አንዱ የሰዎች ወይም የሰዎች ጠንካራ ጎን ብለን የምንወስደው አስተያየት መቀበል ነው ማለት ነው። እንግዲህ አስተያየት ምን አይነት አስተያየት ሊሆን ይችላል? ኔጌቲቭ የሆነ ወይም አሉታዊ የሆነ ሊሆን ይችላል። አውንታዊ የሆነም ሊሆን ይችላል ማለት ነው ከሰዎች የምንቀበለው አስተያየት። ስለዚህ እሱ ለእኛ ስራ ሊሆን ይችላል ለእኛ ባህሪ ለእኛ ግብር ለእያንዳንዱ መገለጫ ብዙ ብዙ ነገር ስላለው። አስተያየት እኔ ብቻም ሳልሆን ማንኛውም ሰው መቅ ቢቀበል ለራሱ በጣም ተጠቃሚ ይሆናል ማለት ነው። እንግዲህ አስተያየት በመቀበሉ ማለት ነው። እንግዲህ ሰዎች ብዙ አይነት አስተያየት ለኔ እንግዲህ ተሰጦኝ እሚያውቅም በአስተያየት አለ። እንግዲህ ምን አይነት አስተያየት ነው ነጌቲቭ የሆነ አስተያየት ስለኔ እኔን የማይገልጹ አስተያየቶች ይሰጣሉ ብዙ ጊዜ እና እሱ የሰዎችም ባህሪ ስለሆነ ማክበር አለብን። ሰዎች የሚሰጡን እኛን ሊረዱን የሚችሉት በሌላ መንገድ ስለሆነ። እሱን ማክበር አለብን ማለት ነው። ስለዚህ አስተያየት መቀበል ሌላኛው ፖዘቲቭ የሆነ ወይም ፖዘቲቭ የሆነ ወይም አውንታዊ የሆነ ጥቅም አለው። ማለት ነው ምንድን ነው ጥቅሙ? ስራችን ላይ ውጤታማ ሆነን እንድንቀጥል አጋዥ የሆኑ ሀሳቦችን ቲፖችን ለእኛ ሊጠቅሙን የሚችሉ ለወደፊት ስራችን ቀጣይነት አሪፍ ነገር እንዲኖረው የሚያደርጉትን እነሱን እንወስዳለን ማለት ነው። እንግዲህ ከምን ሰጠው አስተያየት ኔጌቲቭን ወደ ጎን እንተውና ፖዘቲቭን ያ ማለት አሉ አወንታዊ የሆነውን እኛን ሊጠቅመን እሚችል አሁን እየሰራን ያለነውን ስራ አንድ እርምጃ ከፍ ሊያደርግ የሚችል ነገር ከሆነ። ሊጠቅመን እሚችል ከሆነ ወደፊት እቅዳችን ላይ ልናካትተው የምንችለው ከሆነ። ውጤታማ እንድንሆን ሊያደርገን እሚችል ከሆነ ሊጠቅመን እሚችል ከሆነ እሱ አወንታዊ አስተያየት ይባላል ማለት ነው። እሱን እንወስዳለን ማለት ነው። ምክንያቱም አንድ ሰው አስተያየት እየተሰጠው ካልሆነ ኔጌቲቭ አሉታዊም ሆነ አውንታዊ አስተያያት እየተሰጠው ካልሆነ ይህ ሰው ስራ እየሰራ አይደለም ማለት ነው። ቻሌንጅ እንግዲህ ከአንድ ስራ ስንሰራ ሊገጥመን ከሚችሉት ቻሌንጆች ወይም ፈተናዎች መካከል የመጀመሪያው የሰዎች አስተያየት ነው ማለት ነው። ሰዎች እኛን በተለያየ ነገር ይገምቱናል በብዙ ነገር ያዩናል ስለዚህ እሱ ነው ዋናው ማለት ነው። ሶ አስተያየታችን አስተያየት መቀበል ለኛ ሁሌም ቢሆን ይጠቅመናል። እሚጠቅመን ምንድን ነው? አወንታዊ የሆነውን ስንወስድ ማለት ነው። አዎንታዊ የሆነውን ለወደፊት አላማችን አንግበን አብረን ከእቅዳችን ጋር ጽፈን አካተን ወደፊት እንቀጥላለን ማለት ነው። ስለዚህ እኔን የገጠሙኝ ነገሮች ከዚህ በፊት አስተያየት በጣም ጠቅመውኛል። በጣም ጠቅመውኛል። ልክ ደግሞ በተቃራኒው ውጤት ከውጤት ትንድርቅ ከያዝኩት አላማ ወደኋላ እንድል እ ውጤታማ ለመሆን በቅርቡ ውጤታማ እንዳልሆን የስኬት ጊዜዬን የማሳጠር ባህሪ አይቸባቸዋለሁ ማለት ነው። እነሱ ምክንያቱም አንድ ሰው አስተያየት ነጌቲቭ የሆነ አሉታዊ የሆነ አስተያየት በተሰጠ ቁጥር ወደኋላ የማፈግፈግ ባህሪ ይመጣል ማለት ነው። ያ ማለት ነገሩን ካለበረዳት ሰዎችን ካለበረዳት የመጣ ነው ማለት ነው። እሱ ሶ ነገሩን ካለመረዳት ሰዎችን ካለመረዳት የሚመጣ ነገር ስለሆነ ይሄ ምንድነው? የተፈጠረው እኛን ከአላማችን ለማሰናከል እንግዲህ ከያዝነው አለማችን ከፈተናዎች ይህ ፈተና የእኛን አላማ ሊያስቆም የሚችል ልንደርስበት ያሰብነውን ከቀናችን ያካተትነውን ነገር ያቆመ ይመስለኛል ማለት ነው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ የሚል ጥያቄ ነው? በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ ማስተናገድ አንዳንዴ ይከሰታል አስተናግዳለሁ ምንድነው የሚፈጠረው ግን ትኩረት የማጣት ነገር ይኖራል ማለት ነው። አንደኛው ላይ ብዙ ቦታዎችን ብዙ ስራዎች ላይ ትኩረት በምናድ እንትን ትኩረት አጣለሁ ማለት ነው። ምክንያቱም ሀሳባችን ሀሳቤ እዚህም እዛም ሁሉም ቦታ ላይ ሊሆን ስለሚችል ወይም ስለሚሆን ብዙ ጊዜ አንድ ማለት ብዙ በአንድ ሰዓት ብዙ ስራዎችን የማስተናገድ አቅሜ እንኳ አነስተኛ ነው። አንድ ስራ ይዤ ፎከስድ ሆኜ ትኩረት ሰጥቼ መስራት ብዙ ጊዜ እወዳለሁኝ። እሱም ስራዬ ውጤታማ እንዲሆን አሪፍ ውጤት እንዳገኝበት ያደርጋል ማለት ነው። ብዙ ስራዎችን ላይ መስራት ግን ትኩረታችንን እናጣለን በደንብ ያን ስራ መስራት ሳንችል እንቀራለን ማለት ነው። ያም ውጤቱ የከፋ እኛ ከምንጠብቀው በታች እንጂ በላይ አይሆንም ማለት ነው።

የትውልድ ከተማህ የት ነው? የትውልድ ከተማህ የት ነው የሚል ጥያቄ ነው የተነሳው። እኔ የተወለድኩበት ከተማ በ አማራ ክልል በምስራቅ ጎጃም ዞን ማቻክል ወረዳ በሚባል አካባቢ አማኑኤል በተባለ ከተማ ነው ተወልጄ ያደግኩት ማለት ነው። እንግዲህ እዛው አድጌ አንደኛ የመጀመሪያ ደረጃ ትምህርቴንም እዛው አጠናቅቄ የሃይስኩል እንዲሁም ፕሪፓራቶሪ ወይም የመሰናዶ ትምህርቴንም እዛ ጨርሼ። በደብረ ማርቆስ ዩኒቨርሲቲ የአስራ ሁለተኛ ክፍል ፈተና ከተፈተንኩ በኋላ። ኢትዮጵያ ካሉ አርባ ከአርባ በላይ ከአርባ አምስት በላይ ዩኒቨርሲቲዎች አንዱ በሆነው። እንዲሁም ቀድምት የሆነው ከኢትዮጵያ አሉ ከሚባሉ ዩኒቨርሲቲዎች ከአንድ እስከ አምስት ቁጥር ሊይዝ በሚችል ዩኒቨርሲቲ ባህር ዳር ዩኒቨርሲቲ አሁን ላይ የአራተኛ አመት የቱሪዝም ኤንድ ሆቴል ማኔጅመንት ተማሪ ነኝ ማለት ነው። እንግዲህ

የምትወደው መጠጥ ምንድነው የምትወደው መጠጥ ምንድነው? ብዙ ጊዜ የሞክቴሎች ወይም የአልኮሎች ተጠቃሚ አልኮል ተጠቃሚ አይደለሁም። ኝ ብዙ ግዜ ሶፍት ድሪንክ ተጠቃሚ ነኝ። እና ከእነሱ ኮከ እንደውም የምጠቀመው ከሶፍት ድሪንኮች ወይም ላስለሳ መጠጦች ኮካ ነው የምጠቀመው ማለት ነው። ኮካ በጣም አሪፍ ምርጫዬ ነው ብዙ ጊዜ በምወጣበት ሰዓት የምጠቀመው እሱን ነው ማለት ነው። እንዲሁ ጁሶቹን ነው አዘውትሬ የምጠቀመው እንጂ አልኮል መጠጦች ብዙም አላዘወትርም ማለት ነው። ምክንያቱም እሱ ከጥቅማቸው ጉዳታቸው ስለሚበልጥ ብዙ ጊዜ እነሱን አልጠቀም የመጠቀም ልምድ የለኝም ሰዎችም እንዲጠቀሙ አልመክርም አልገፋፋቸውም። እንደገና እነዚህን ሶፍት ድሪንኮችን እንዲጠቀሙ ነው ኮሜንት የማደርጋቸው ሪከመንድ የማደርጋቸው እነሱን። ብዙ ጊዜ ብዙ ጥቅም አላቸው ማለት ነው። እነዚህ በኢኮኖሚ ደረጃ ቀላል ናቸው ለሱ በሚጠቀም

ስትታመም ከስራ ትቆይ ትቆያለህ? ስትታመም ከስራ ትቆያለህ ለሚለው ጥያቄ ብዙ ጊዜ። ህመም ብዙ ጊዜ እንትን አይለኝም እንደ መታደል ሆኖ ብዙ ጊዜ በህመም አልጠቃም። ግን በጣም ከባድ ህመም ከሆነ። ከስራ እቀራለሁ ወይም ዘገያለሁ ማለት ነው። እሱም ካልቻልኩ ነው። በጣም ከባድ ደረጃ ላይ ከሆኑው ማለት ነው። አልያ ግን ውይ ማስፈቀድ ሄጄ አስፈቅዳለውኝ ፍቃድ በመጠየቅ ሲክሊቭ በመሙላት። እነው እንግዲህ ከስራ እንትን የምለው ማለት ነው። እንጂ ቡዙ ግዜ ከስራ ታምሜ ከስራ ብዙ ጊዜ ቀርቼም አላውቅም።

ዛሬ የአየር ሁኔታው እንዴት ነው? የዛሬ አየር ሁኔታ ቀዝቀዝ ያለ ነፋሻማ የሆነ የአየር ሁኔታ ነው እኛ ጋር ያለው። እንግዲህ ከሰአት ደግሞ ሞቃታማ የሆነ የአየር ንብረት እንደሚሆን ተስፋ እናደርጋለን። አሁን ላይ ግን ትንሽ እርጥበት የተቀላቀለበት ንፋሳማ የሆነ የአየር ሁኔታ ነው ባህርዳርና አካባቢዋን እያስተናገደች ያለችው እንግዲህ ይህን የነፋሻማ የአየር ሁኔታ በጣና አማካኝነት የመጣ ነው የሚመስለው ለዛሬ። ጠዋታችን ወይም ረፈዳችን በዚህ አጠናቀናል ማለት ነው። ሆበል!